በመስመር ላይ ትማራለህ የሚለው ጥያቄ? አዎ በመስመር ላይ እማራለሁኝ። ያው ብዙ ነገር ትማራለህ አዳዲስ ነገሮች ታያለህ። በመስመር ላይ ብዙ ነገሮችን ታያለህ ማለት ነው። እና የዛን ጊዜ አንተ ብዙ ልምዶች ትወስዳለህ አሁን አዳዲስ ነገሮች የተሰሩ ሲሰሩ ታያለህ። በቃ አዳዲስ የሆነ በቃ በጊዜው ፍቅረት አንተ ካለህበት ብትለይ መልኩ የተሰራ ነገር ታያለህ። ያንን ትማርና ትወስድና አንተ ደግሞ እዛ ያለበት አካባቢ ያን ነገር ትሰራለህ ማለት ነው። በምትሰራበት ሰዓት እንግዲህ ውጤታማ ሊያደርግህ ይችላል በተሻለ መልኩ ማለት ነው። እና በመስመር ላይ ትማራለህ ለሚለው ጥያቄ? አዎ እማራለሁኝ። ብዙ ነገር ትማራለህ አዳዲስ ነገር ብዙ ነገር ታያለህ በቃ በዚያ በመስመር ላይ ማለት ነው። እንግዲህ ያንን በምታይ በሰአት ብዙ ልምዶችን ትወስዳለህ በዚያ በመስመር ላይ ያሉ አደዲስ የተፈጠሩ ቤት ወይን አሰራር ወይን። በቃ አደዲስ ነገሮች በመስመር ላይ ወደ ከተማ አሁን በመስመር ላይ ብዙ ነገር ታያለህ። የተሰሩ ለዛን ትማርና ትወስድና አንተ ያለህበት አካባቢ ያንን ነገር በመስራት በማከናወን ውጤታማ ትሆናለህ ማለት ነው

አካባቢዎን ይወዱታል ለሚለው ጥያቄ? አዎ እወደዋለሁኝ ያው አካባቢያችን እንግዲህ የአየር ሁኔታው አሪፍ። ሙቀትም ብዙም የማያጠቃው ቅዝቃዜን ብዙም የሌለ መካከለኛ ሆነ በሰው ልጅ ኑሮ ምቹ የሆነ የሚመች እሱ ነገር መስራት የሚችሉበት አካባቢ ነው ሰው ቢሰራ መለወጥ የሚችልበት አካባቢ ነው። አየር ንብረቱ ምቹ ነው በቃ ደስ የሚል ነው እና ብጥብጥ ምናምን ነገር አካባቢ የለም። ለመኖር ምቹ ነው ለሰው ልጅ ቢፈልግ በገበት ሰዓት ቢወጣ ቢገባና ሰርቶ ቢያድር በቃ እንደፈለገ ነው ደስ የሚል አካባቢ ነው። ማህበረሰቡ በጣም ደስ የሚል ነው የሚጎድል ነው ደስ የሚል ናቸው። በቃ አንዱ ለአንዱ በመተጋገዝ ያለ አካባቢ ነው እና በጣም አሪፍ ነው እና እወደዋለሁኝ ማለት ነው። አካባቢውን እና በደንብ ደስ የሚል ነው አካባቢያችን ማለት ይቻላል እና በቃ የሰው ልጅ እንደፈለገ ተንቀሳቅሶ ሁሉም ነገር መስራት የሚችል በመለወጥ የሚችልበት አካባቢ ነው። እና ለሁሉ ነገር እንደ ስራም ሆነ ለሁሉ ነገር ለመስራት ምቹ የሆነ አካባቢ ነው። አካባቢያችን እና በዚህ አጋጣሚ አካባቢውን እንወዱታለን የሚለው ጥያቄ? አዎ እንወደዋለን ደስ ይለናል ማለት ነው።

ስራዎችን በቅደም ተከተል ታስቀምጣለህ ለሚለው ጥያቄ አዎ አሁን ዛሬ መስራት ያለብኝ ከጠዋት ማከናወን አለብኝ ቅድሚያ እሰጣለሁ። ከዛ በመቀጠል ቀጣይ መስራት ያለብኝ ነገር እሰራለሁኝ እና ያው ጊዜንም በአግባቡ እጠቀማለሁ ማለት ነው። እና በቅደም ተከተል ምን ምን ስራዎች ዛሬ መከናወን አለባቸው ቀድሞ እያሰብኩ እና በመጻፍ ይሄን ስራ ዛሬ መጨረስ አለብኝ እና ዛሬ እጨርሳለሁ። ለቀጣይ ደግሞ የምስጋጁ ስራዎች ይኖራሉ እና እነዛን በመስራት በአግባቡ ስራዎችን እሰራለሁ ማለት ነው። እና ምንም ሳትችለች እንትን ሳልል በቃ በአግባቡ ስራዎችን መማከ አሁን እና ለወደፊት ምን ምን ስራዎች መስራት አለብኝ ብዬ በቅደም ተከተል በማውጣት ይሄን ዛሬ መስራት አለብኝ። ከዛሬ እስከ ቀን ስድስት ሰዓት ደርሰናል መጨረስ አለብኝ ካልኩኝ ከዛ ደግሞ ከስምንት ሰዓት እስከ አስራ አንድ ሰዓት ደግሞ ይሄን ስራ መስራት አለብኝ ብዬ እያወጣሁ በቅደም ተከተል እቅድ ይዤ በማውጣት ስራዎችን እናከናውናለሁ ማለት ነው። እና ስራዎችን በቅድም ተከትልህ ታስቀምጣለህ ለየሚለው ጥያቄ? አዎ አስቀምጣለሁ ለማለት እወዳለሁኝ እና ስሰራ በአግባቡ እንድሰራ ያረጋል ውጤታማም እንድኮን ያረጋል ማለት ነው። እና ጊዜህን በአግባቡ እንዲትጠቀም ስለሚያደርገው በቅደም ተከተል ስራዎችን መስራት። እና ስራዎችን በቅደምተከትለህ ታስቀምጣለህ ለሚለው አዎ አስቀምጣለሁ ማለት እወዳለሁኝ።